"ዋይፋይ ትጠቀማለህ ወይ?" ነው እንግዲህ፣ ዋይፋይን እንግዲህ ስናስብ በጣም ትልቁ እና ዋነኛው የመረጃ ምንጭ ሆኖ የሚያገለግለን የ መረጃ የምንለዋወጥበት ነገር ነው ብለን መውሰድ እንችላለን። ስለዚህ ዋይፋይ መጠቀም ከብዙ ነገሮች በቀላሉ እንድናገኝ እና ለምሳሌ ትምህርታችንን በቀላሉ ተምረን ተረድተን እንድንሰራ እንዲሁም የተለያዩ ጥናታዊ ጽሁፎችን በምናዘጋጁበት ጊዜ እሱን ለመስራት በጣም ያግዘናል ማለት ነው። ስለዚህ ዋይፋይ መጠየቅ ማለት ያው መረጃዎችን መሰብሰብ አዳዲስ ነገሮችን ማወቅ እና እነሱን መተግበር ማለት ነው። ከዛ በተጨማሪም እንግዲህ ስራ ልንሰራበት እንችላለን። በኮምፒውተራችን ላይ ከፍተን የተለያዩ ስራዎችን በመስራት ለሚፈለገው አላማ ማዋል እንችላለን ማለት ነው። ስለዚህ "ዋይፋይ ትጠቀማለህ ወይ?" ለሚለው አዎ እጠቀማለሁ ይሆናል ማለት ነው መልሴ አመሰግናለሁ።